በብዛት ለስላሳ አይነት ዳቦ በጣም ይመቸኛል። በመጠኑም ቢሆን ያልደረቀ የዳቦ አይነት እወዳለሁኝ። በዋናነት ግን በማሽን የተጋገረ ዳቦ ነው የምወደው ማለት ነው። ስለዚህ ብዙ ጊዜ በማሽን የተጋገሩ ዳቦዎችንም እመገባለው።